ቀልድ መናገር ትወዳለህ ይላል ያው በጣም ብዙ ቀልዶች መናገር የሚቻልባቸው አማራጮች አሉ። ብዙ አይነት ቀልዶችም ትናገራለህ እንዲሁም ያለውን ነገሮች በማስተባበር እንዲሁም መናገርም ይቻላል። ሶ ጓደኞቼ ጋር በመሆን አብራ ጓደኞቼ ጋር አንድ ላይ በመሆን ብዙ አይነት ቀልዶች በመናገር የፈለከውን ያህል ቀልድ መናገር ትችላለህ ማለት ነው። በዚህ ላይም ብዙ አስተዋጽኦ ካለህ ብዙ ነገር የማደርግ ቻንስ ይኖርሃል ማለት ነው። ሶ እንደ ቀልድ የሚጀመሩ ነገሮችም አሉ በዛው ልክ እንደ ቀልድ የሚተውም ነገሮችም አሉ። ሶ እነሱን አናላይዝ በማድረግ ፖስት ማድረግ ይቻላል። ሶስት መቶ አርባ አራት ደርሰናል ስድስት መቶ ሰማንያ ሶስት ላይ እናበቃለን። ሶ ያ ቀልድ መናገር ትችላለህ? ያ ከጓደኞቼ ጋር ማውራት ማውራት እና መናገር የሚቻልበት አማራጮች አሉ። እነሱን በማድረግ ያው በደንብ ልታወራና ልትናገር የምትችልባቸው

ሌሎች ማበረታታት ትችላለህ ይላል ያው ማበረታታት ግዴታ ባይሆንም ሰው ሲደክሙ ሰው እገዛ ሲፈልግ ማበረታታት አለብን ብዬ አስባለሁ። እንደኔ ሀሳብ ከሆነ ሶ የሚበረታታ ከሆነ ጥሩ የሚባል ሂደቶችም ሊሄድም የሚችሉባቸው አማራጮችም ሊኖሩ ይችላሉ። አይዞህ ጎበዝ በርታ ጀግና የሚለውን ቃላት በምትጠቀምበት ጊዜ ሰው እንዲበረታታና ጥሩ ስራዎች እንዲሰሩ እንዲሁም አላስፈላጊ ነገሮችም እንዲያስወግዱ ያደርጋል ማለት ነው። ያን ነገር በሚያደርግበት ሰዓት ጥሩ የሚባል ሂደቶች እና ከሰው ጋር ተግባቢ የሚያደርገው ነገሮችም ሊፈጠሩ ይችላሉ ማለት ነው። በህይወትህ ላይ ብዙ ነገሮች ሌሎችም አላስፈላጊ ነገሮችም እንዲሆንም የተለያዩ መገንዘብ ያለበትም ነገር ሊፈጠርም ይችላል። ሶ እነሱን ሂደቶቹን ቶሎ ብሎ ሶልቭ ማድረግ አለበት ብዬ የማስባቸው ነገሮች ናቸው።

የድሮ ፎቶዎችም ትይዛለህ ይላል ያ በጣም ብዙ የድሮ ፎቶዎችም ያስፈልጋሉ ብዬ አስባለሁ። በሂደቶችም እነዚህ ፎቶዎች በጣም ትዝታና ከሰው ጋር የነበረን ቀረቤታ የሚያሳዩ እንዲሆንም የተለያዩ ጉዳዮች አብረን ስናሳልፍ የተለያዩ ነገሮችን አብረን ስንጫወት ስናደርግ ነገሮችንም በሂደት ስናሳልፍ የሚያሳይ ስለሆነ በጣም አስፈላጊ የሚባሉ ነገሮች ናቸው ማለት ነው። ሶ እነሱን ነገር ክሬት በምናደርግበት ሰዓት ላይ በጣም ብዙ አማራጮች ቢመጡልን እነሱን ነገር የመግዛትና ጥሩ ነገር የመያዝ አቅም ይኖረናል ብዬ በማስብ አስባለሁ ማለት ነው። ሶ እነሱ ነገር በማድረግ ጥሩ የሚባል ሂደቶችም መሄድ ይኖርብናል። ያ እንደዛ ብዬ ነው የማስበው።

ሶ የትርፍ ጊዜ ማስተላለፊያዎች ምንድን ናቸው? ብዙ ጊዜ የትርፍ ጊዜ ማስተላለፊያዎች ሊኖሩ ይችላሉ በዚህም ሂደቶችም ምክንያት ብዙ ነገሮችም ማከናወን የሚቻልበት አማራጮች ሊኖር ይገባል ብየ አስባለሁ። ሶ እነዚህ ነገሮችን በምናደርግበት ሰዓት ላይ አንድ የሆነ ስፕሪድ እናገኛለን ያ ሚኒመሙ ሁለት መቶ ዶላርም ሊሆን ይችላል። ሶ ያ ኤስኤልም ለማስቀመጥ እንዲሁም ብሬኪልም ለማድረግ እንዲሁም የተለያዩ ፕሮፊቶችን ለመስራት ያገለግለናል ማለት ነው። እና ያ ሚኒማም ውዝድሮ እንደሱ ያህል ቢሆን አሪፍ የሆኑ ትሬዶችም የምንወስድባቸው እንዲሁም የተለያዩ ትራንስፈር የምናደርግባቸው ነገሮችን ሊኖር ይችላሉ። ሶ እነሱን ሂደት መጠበቅ አለ

ሰንደል ትለብሳለህ ያ ሰንደል ልብስ አብዛኛው ጊዜ ኢትዮጵያ ላይ በደንብ የሚታወቅ የልብስ አይነት ነው። ሰንደል ልብስ በጣም ሚለይ ጫማ ሚለይ ነው። ይሄንን። ሰንደል የሚባል ልብሶ ጫማዎች በብዛት በሙቀታማ ቦታ ላይ የሚለበሱ አይነቶች ናቸው ማለት ነው። ሶ እነሱን ነገር በምታደርግበት ሰዓት ላይ ጥሩ የሚባል የአየር ሁኔታ ባይኖርም እንደ ጥሩ ሁኔታ ያለበት አየር እንድትኖር ያደርግሃል ቀለል ያለ ነው ንፋስ የሚያስገባ ነው። እንዲሁም ሌሎችም ነገሮችም ሊኖሩት ይችላሉ። እነሱን ነገር ማሳካት ያ ማድረግ የሚቻልባቸው አማራጮች ሊፈጠሩ ይችላሉ ብዬ አስባለሁ ማለት ነው። ሶ እነዚህን ነገሮች በማከናወን ጥሩ ጥሩ